እሺ አመሰግናለሁ "ቀርከሃ በአካባቢዎ ያድጋል?" የሚል ጥያቄ ነው እንግዲህ ቀርከሃን በምናስብበት ወቅት በአእምሯችን የሚመጡ ብዙ ነገሮች አሉ። አንደኛው በጣም ለብዙ ነገር መዋል መቻሉ ነው። የቀርከሃ እጽዋት ወይም ተክል ብዙ ነገሮችን ለመስራት ይጠቅማል። በተለይ በገጠራማ አካባቢዎች ላይ ዘመናዊ የሆኑ የኮንስትራክሽን መሳሪያዎች በአቅራቢያችን ስለማይገኙ የቀርቀሃን እንጨት በተለያየ መልኩ በማዘጋጀት ለተለያዩ የኮንስትራክሽን አላማዎች ማዋል እንችላለን። ይህም በጣም ምርጥና ርካሽ እንዲሁም በቀላሉ በተፈጥሯዊ መንገድ የምናገኘው መሳሪያ ወይም መገልገያ ስለሆነ በጣም ጥሩ ነገር ነው። በኔም አካባቢ በምኖርበት በእርግጥ እኔ የምኖረው ወደ ከተማው ውስ አካባቢ ላይ ነው። ብዙ የቀረከሃ ተክሎች በአካባቢው የለም ነገር ግን ራቅ ባሉ አካባቢዎች ላይ እና የተለያዩ የሀገራችን ክፍሎች ሲጠቀሙበት እመለከታለሁ። እንዲሁም በጣም በጥንካሬውና ዘላቂ የሆነ መፍትሄ ስለሚሰጥ እና በቀላሉም ስለሚገኝ በብዙ ሰዎች ዘንድ ተመራጭ ነው። በተለይ ከግንባታ ነክ ነገሮች አልፎ ለቤት መገልገያ ወንበር፣ ጠረጴዛ እንዲሁም የ እቃ ቤቱ ውስጥ የሚሰሩ የሚገለገሉ ለምግብ ማብሰያነት ጭምር የሚውሉ ነገሮችን መስራት ይቻላል። ይሄ ደግሞ በጣም ምን ያህል እንደ ዘርፈ ብዙ አገልግሎት መዋል የሚችል መሆኑን ያሳያል። ስለዚህ ቀርካሃ ብንጠቀም አንደኛ ተፈጥሯዊነቱ ከ አካባቢያችን ጋር ስለሚስማማ ምንም አይነት የጎንዮሽ ጉዳት አይኖረውም። ብክለትም አያስከትልም ስለዚህ ብዙ ሰዎች እንዲጠቀሙ እኔ በግሌ አበረታታለሁ። እንዲሁም ሌሎችም ሰዎች ስለሚጠቀሙት እጅግ በጣም ጥሩ ነው ብዬ አስባለሁ። ሌላ ከቀርከሃ ጋር በተያያዘ አንድ ላነሳው የምፈልገው ነገር ከሀገራችን ኢትዮጵያ በተጨማሪ ሌሎች ሀገራቶችም ላይ ታዋቂ ነው። እሱን ነገር ልብ ብያለሁ በተለይ በቻይና ሀገር ውስጥ በጣም ተወዳጅና የባህላዊ መሳሪያቸው ኦልሞስት ብዙ ነገር የሚሰሩበት ስለሆነ ያንንም ለማስተዋል እችያለሁ፤ እና የእነሱ ልምድ በጣም ከእኛ በተሻለ መንገድ ሲጠቀሙበትም አያለሁ። ይሄ ደግሞ ለእኛ ለሀገራችን በተለይ በኢኮኖሚ ትንሽ ወደኋላ ለቀረን ሀገራቶች ጥሩ መፍትሄ ሊሆን ስለሚችል ከእነሱ ልምድ በመውሰድ የቀርከሃን በሰፊው በማልማትና በማሳደግ ለተለያዩ አላማዎች ብንጠቀመው የተሻለ ውጤት እናገኛለን ብዬ አስባለሁ። ስለዚህ ቀርከሃን በተለያየ መንገድ የመጠቀም ልምድን ከቻይናና እንዲሁም ከሌሎች ከብራዚል እና ከደቡብ አሜሪካ የተለያዩ ሀገሮች ላይ ብዙ ጥቅም ላይ ስለሚውል ከእነሱ ልምድ በመውሰድ እንዲሁም ዘራቸውን በማምጣት የተሻለ ቀርከሃ ውጤቶችን ለማምረት የሚያስችሉ ዝርያዎችን በማጎልበት ቢሰራበት ጥሩ ነው ባይ ነኝ። ስለዚህ እንግዲህ እነኚህን የመሳሰሉ ጥቅሞች በመስጠቱ ምክንያት ተወዳጅ ያደርገዋል። ይሄንንም መጠቀም ይኖርብናል ብዬ አስባለሁ። ከዚያ በተረፈ ቀርከሃ ለውበት ጭምር ያገለግላል። ለውበት መሳሪያዎች በቃ የማይገባበት ቦታ የለም ስለዚህ እነዛ ቦታዎችም ላይ ብንጠቀመው ጥሩ ነው ብዬ አስባለሁ። ከዛ በተረፈ ለ ለ ኢነርጂ ወይም ደግሞ ሀይል ማመንጨትም ጥቅም ላይ እንደሚውል በአንዳንድ ቦታዎች ላይ መረጃ አለኝ። እሱም አንዱ ለየት የሚያደርገው

እሺ አመሰግናለሁ እንግዲህ አመራር ሚና አለህ ወይ የሚል ጥያቄ ነው? እንግዲህ ስለ አመራርነት ስናስብ በአእምሮአችን ብዙ ነገር ሊመላለስ ይችላል። ይህ ጥያቄ እንግዲህ አንዳንዶች ሲሰሙት እኔ መሪ አይደለሁም ብለው ሊመልሱ ይችላሉ። ነገር ግን ሌሎች ደግሞ አመራር ማለት ስልጣን ነው ብለው ሊያስቡም ይችላሉ። አመራር ከዚህ በላይ ጥልቅ የሆነና ሰፊ ትርጉም ያለው ነገር ነው። ግን ያው በተለምዶ ሰዎች ከስልጣን ጋር ሊያያይዙት ይችላሉ ወይም ደግሞ ትክክለኛና ሀላፊነት ላይ የተቀመጠ ሰው ብቻ ለ የሚሰጠው አገልግሎት ወይም ሁኔታ ሆኖ ሊያስቡት ይችላሉ። ይሄ ያው በማህበረሰባችን እና በአብዛኛው ሰው ውስጥ ያለ ሀሳብ ነው ማለት ነው። አመራር ማለት መመሪያ መስጠት ብቻ ማለት ላይሆን ይችላል። ሰዎችን ማገልገል መምራት ማነሳ እና መልካም ምሳሌ መሆኑም ጭምር ነው። እንግዲህ እነኚህ ሁሉ ጥልቅ የሆኑ ሰፊ ሀሳቦችን የያዘ ነው ማለት ነው። ስለዚህ እውነተኛ መሪ ራሱን ከሌሎች በላይ እንትን አስቀድሞ ሳይሆን ሌሎችን በማስቀድም ወይም ደግሞ ለሌሎች ትኩረት በመስጠት ከሌሎች ጋር በአንድነት ይሄዳል ወይም ይሰራል። ያታግላል ይታገላል ሌሎችን ጥሩ ደረጃ ለማድረስ ራሱን መስዋዕት አድርጎ የሚያቀርብ አመራር ብለን እንሰይመዋለን ማለት ነው። ስለዚህ አመራር ሚና ለተመረጡ ሰዎች ብቻ የተጠበቀ ነገር ሳይሆን ለእያንዳንዱ ሰው የሚያመለክት ነው ማለት ነው። ወይም ለእያንዳንዱ ሰው አመራሩ በውስጡ አለ ብለን እንወስደው እንችላለን። እኛ እያንዳንዳችን በእድሜያችን ውስጥ የአመራር ሚና አለን የቤት ውስጥ እንደ ወንድም እንደ እህት በትምህርት ቤት ደግሞ እንደ ተማሪ በማህበረሰብ ውስጥ ደግሞ እንደ አንድ የማህበረሰብ አባል ሆነን የሀላፊነትን እንወስዳለን ይህም የአመራር ሚናን ተላብሰን እንድንጫወት እድል ይሰጠናል ማለት ነው። አንድ ሰው በትክክል ሲናገር ሊያስተውልና ሌሎችን ብቁ ተጽዕኖ ሲያሳድር እርሱ መሪ ነው ብለን ልንወስደው እንችላለን ማለት ነው። መሪ ለመሆን እንግዲህ የሚያስፈልገው ስልጣን ሳይሆን ባህሪና አመለካከታችን ነው ብለን ልንወስደው እንችላለን። አመራር ሚና መውሰድ እንግዲህ ቀላል አይደለም። አንድ ሰው አመራር ሲሆን መሪ መሆን ማለት እንግዲህ ተጨማሪ ሀላፊነት መውሰድ ማለት ነው። ውሳኔ መስጠት ስህተት ሲፈጠር ስህተትን ሀላፊነት ወስዶ መቀበል ችግር ሲመጣ መቆም እና ሌሎችን መከተል እንዲሁም የሌሎችን ሀሳብ ተቀብሎ ደግሞ እዛ ነገር ላይ አሻሽሎ መፍትሄውን ማምጣት መቻልን ይጠይቃል። ይሄም ከፍተኛ ልምድና አስተዋይነትን የሚጠይቅ ነገር ነው። እውነተኛ መሪ ከችግር ከመሸሽ ይልቅ ችግርን ይጋፈጣል መፍትሄ ይፈልጋል ሌሎችንም ያበረታታል ማለት ነው። በችግር ውስጥ ሆኖ ችግሩ ሳይሰማቸው ወደ መፍትሄው እንዲያተኩሩና አላማቸውን ሳይስቱ ከስኬት ለመድረስ በሚያደርጉት ጥረት ውስጥ እንደ አነቃቂና ወደፊት እንዲመለከቱ የማድረግ ችሎታን ያካትታል። አመራርነት መሆን ማለት በተጨማሪም አመራር ሚና መኖር ሌሎችን ማክበር ማለት ነው። መሪ የሚመራቸውን ሰዎች መስማት አለበት አስተያየቶችን መቀበል አለበት። ሲያበረታታቸው እነሱም በተጨማሪ ደግሞ እሱን ሲያበረታቱት በአዎንታዊ መንገድ መመልከት መሆን አለበት። አመራር በፍርሃት ሳይሆን በእምነት የሚገነባ ነገር ነው የሚካሄድ ነው። ሰዎችን መሪ ሲያምኑት በፍቅር ይከተሉታል ሲፈሩት ደግሞ በግዴታ ብቻ ይከተሉታል ይህም የአመራርነት ባህሪ ልዩነቶች ናቸው። ስለዚህ አመራር ሚና መኖር ከራስ መምራት ይጀምራል ራስን መቆጣጠር የማይችል ሰው ሌሎችን መምራት አይችልም። ስለዚህ መጀመሪያ ራሳችንን በመምራት ጊዜያችንን በመቆጣጠር ስነ ምግባራችንን በመጠበቅ በቃላችን በመጠበቅ እና በመገኘት የአመራር ክህሎትን ማዳበር እንችላለን ማለት ነው

እሺ አመሰግናለሁ በዚህ ቅዳሜ እና እሁድ ምን ታደርጋለህ የሚል ጥያቄ። አለ እንግዲህ በዚህ ጥያቄ ዙሪያ አንዳንድ ነገሮችን ለማለት እፈልጋለሁ። ይህ ጥያቄ እንግድህ በጓደኞቻችን መካከል ሊጠየቅ ይችላል። በክፍል ውስጥ ሊነገር ይችላል። ከመዝናናት ብቻ በላይ ጥልቅ ትርጉም አለው ብዬ ነው የምወስደው። ቅዳሜ እና እሁድ ማለት እንግድህ የእረፍት ቀን። እራስን የመመርመር የቤተሰብ ግንኙነትን ለማጠናከር የሚረዳ እንድሁም የራሳችንን ህይወት ለማዘጋጀት እና ለረጅም ጊዜ ለማቀድ የሚያስፈልግ ጊዜ ነው ብዬ እወስደዋለሁ። በዚህ ቅዳሜ እንግድህ በማለዳ መጀመሪያ የምፈልገው ነገር እረፍት ነው። ሙሉ ሳምንት የትምህርት የስራ እንድሁም የተለያዩ ግዴታዎችን በምንወጣበት ጊዜ ሰውነታችን ይደክማል አይምሮአችን እረፍት ይፈልጋል። ስለዚህ ቀድሞ ከመነሳት ሁሌ እንደምናደርገው ሰኞ እስከ አርብ ከምናደርገው በተለየ መንገድ ቅዳሜን ከመነሳት ይልቅ ጥቂት ዘግይቶ በመነሳት እረፍትን መውሰድ አንዱ የተለመደ ነገር ነው። ጥሩ አየር መውሰድ ከዛም ተነስቶ ደግሞ ከስራው ውጪ ያሉ ያዝናኑን የሚችሉ ነገሮችን ማድረግ። ይመልስልናል ሀሳባችንን እንድንሰበስብ ጥሩ እድል ይሰጠናል ማለት ነው። ከዚህ በኋላ እንግዲህ ስራዎችን መጀመር እንችላለን በሳምንቱ ውስጥ። ማድረግ ያልቻልናቸው ነገሮች ካሉ ወይም ከስራ ውጪ ያሉ ነገሮች ለምሳሌ እንደ ንባብ ሊሆን ይችላል። ቤት ማጽዳት ሊሆን ይችላል። ወይም ደግሞ ጽሁፍ መጽሐፍም ሊሆን ይችላል ወይም አዲስ ነገር ለመጀመሪያ ያሰብነው ነገር ካለ ያንን ነገር እንድንጀምር እድል ይሰጠናል ማለት ነው። ለምሳሌ መጽሐፍ ማንበብ አእምሮአችንን ያሰፋልናል በተለያዩ ነገሮች ላይ ሀሳባችን ምን እንደሆነ ልናውቅ እንችልበታለን። ከስራ ውጪ የባሉ ነገሮች ላይ ጠቅላላ እውቀትን ጨምሮ ብዙ ነገሮች አእምሮን ያሰፋሉ። ስለዚህ ማንበብ ልለማመድበት በቅዳሜ እና እሁድ ጊዜያችን ከእረፍት በተጨማሪ ንባብን እንደመዝናኛ ቆጥረነው። በተለያየ ርዕስ ዙሪያ ያሉ ነገር ነገሮችን ማንበብ ጥሩ ሰው ያደርጋል ማለት ነው። ሌላው እንግዲህ ለራስ ጊዜ ትኩረት ሰጥቶ መንከባከብ ነው ለሱም እድል ይሰጠናል። አንዳንድ ጊዜ ደግሞ ሌሎች ሰዎች እንደሚያደርጉት በቅዳሜ ከጓደኞች ጋር ጊዜ ማሳለፍ አንዱ እኔም የምወደው ነገር ነው። ሌላው በጓደኝነት ህይወት እንግዲህ ጥሩ ጣፋጭ ጊዜ እንድናሳልፍ ያደርገናል። መሳሳቅ ይኖራል መነጋገር አለ ሀሳብ መለዋወጥ አለ የልብን መወያየት አለ እነኚህ ነገሮች ሁሉ ለሰዎች ጥሩ ጊዜ እንድናሳልፍና እረፍት እንድንወስድ የሚያደርጉ ነገሮች ናቸው። እንግዲህ እነኚህ ነገሮች በቅዳሜ እና እሁድ ላይ ማድረግ ያለብን ነገሮች ናቸው ማለት ነው። ሌላው እሁድ ሲመጣ ደግሞ እንግዲህ እሁድ በጣም ትልቁ ቀን ነው። በተለይ በመንፈሳዊ አለም ወደ ቤተክርስቲያን የመሄድ ጸሎት የማድረስ እንዲሁም ለነፍሳችን የሚያስፈልጉ ስራዎችን የምንሰራበት ቀን ነው የተባረከች ቀን ተብላ የእረፍት ቀን ተደርጋም ስለምትወሰድ እሁድን በዚህ መንገድ በሃይማኖታዊ ስርዓቶች የምናሳልፍበት ጊዜ ነው ማለት ነው። ስለዚህ ገዳሜ እና እሁድ የእረፍት ጊዜ ነው ብቻ ብለን መውሰዳችን ሊያሳንሰው ይችላል። ስለዚህ ከዚህም በተጨማሪ እንደውም ከስራችን ውጪ ያሉ አብዛኛው የህይወታችን ክፍሎችን የምናስተካክልበት የምናካሂድበት እና ጥሩ ጊዜ ለማሳለፍ እድል የሚሰጡን ስለሆኑ ከእረፍት ቀን በላይም ናቸው ብለን መውሰድ እንችላለን ማለት ነው። ስለዚህ ከቤተሰብ ጋር የማሳለፍ አዳዲስ ሰዎችን በመተዋወቅ እና የተሻሩ ነገሮችን እቅድ ለማቀድ ብዙ ነገሮችን እድል ይሰጠናል። ስለዚህ በመደምደሚያ እንግዲህ በዚህ ቅዳሜ እና እሁድ ምን ታደርጋለህ በሚለው ጥያቄ እነኚህን ነገሮች በማሰብ

እሺ አመሰግናለሁ የደንበኛ እርጋታን እሚል ጥያቄ ነው። እንግዲህ የ ደንበኛ እርካታ ስንል እንግዲህ ብዙ ነገር በአእምሮአችን ይመላለሳል። አንደኛው በስራችን በምንሰራበት ጊዜ ብዙ ነገሮችን ስናከናውን ብዙ ደንበኞችን ስናስተናግድ እርካታን መገምገም ይኖርብናል። ይሄ ደሞ እሚጠቅመን ስራችን ምን ያህል እየሰራ እንደሆነ እንድናቅ ይረዳናል ማለት ነው። ይሄም ጥሩ ነገር ነው። ያንን ማወቃችን ለቀጣይ የስራችን እድገት ጥሩ ውሳኔ እንድንሰጥ ያግዘናል። ስለዚህ ምን ያህል በስራችን ሰዎች ተደስተዋል እሚለውን ነገር ሁል ጊዜ ማሰብ አለብን። ይህም እንዴት ልናደርግ እንችላለን በመጠየቅ ነው። በመጠየቅ ምን ማሻሻል አለብን ብለን በመጠየቅ ብዙ ነገሮችን ሀሳብ ብናደርግ እንችላለን። ስለዚህ እነኚህን ነገሮች በቅደም ተከክል እንዴት እናድርግ የሚለውን ነገር ማየት ይኖርብናል ማለት ነው። ስለዚህ የደንበኛ እርካታ እንግዲህ ቅድም በነገርኩህ መሰረት ብዙ ጥቅሞች አሉት ስራችንን ለማሻሻል ይረዳናል። ንግድ አገልግሎት ስንሰጥ ተማሪ ከሆንን ደሞ ለትምህርታችን ጥሩ ግብአት እንዲኖረን ከአስተማሪዎች ጋራ መቀራረብ መስራት ይኖርብናል ማለት ነው። እንግዲህ ሌላው ነገር መጀመሪያ የደንበኛ እርካታ ምን ማለት እንደሆነ መረዳት ያስፈልጋል። የደንበኛ እርካታ ማደግ ደንበኛው ከተሰጠው ምርት ወይም አገልግሎት ጋር ያለውን ደስታነት እና መግባባት መለካት ማለት ነው። ደንበኛ የሚፈልገውን ነገር ሲያገኝ ብቻ ሳይሆን ከፈለገው በላይ ሲሰጠው በአክብሮት በትኩረት እና እርዳታ ሲያገኝ እረፍት ይሰማዋል። ደስታም ሚሰማው ስለዚህ ይሄ እርካታ በዋጋ ብቻ የሚመዘን አይደለም ማለት ነው። ከዋጋ ከምናወጣለት በተጨማሪ በአያያዝ በንግግር በታማኝነት ጭምር ሊገለጹ የሚችሉ ነገሮች ናቸው ብለን ልንወስደው እንችላለን። ብዙ ድርጅቶች እንግዲህ የሚሰሳቱት ነገር አንደኛው ደንበኛን እርካታ እንጂ መተግበር አለማወቃቸው ነው። በቃል ይሉታል ግን አይተገብሩትም ማለት ነው። ደንበኛ ምን እንደሚፈልግ መጠየቅ መስማት እና መመርመር ያስፈልጋል። አንዳንድ ጊዜ ደንበኛው በቃል አይናገርም። በባህሪው መልእክቱን ሊያሳይ ይችላል። ስለዚህ ትኩረት ያለው ሰራተኛ ይሄን ነገር መልእክት በደንብ በመገንዘብ ምላሽ መስጠት ይችላል ማለት ነው። እንዲሁም እንግዲህ የደንበኛ እርካታን መጠበቅ ታማኝነትን ይፈጥራል። የረካ ደንበኛ እንደገና ይመለሳል ቶሎ ቶሎ ለመግዛት እድል ይሰጣል ስለዚህ ሌሎችን ሰዎችንም ያመጣል። ከዚህ በተቀራኒ ደሞ የተቆጣና ደስተኛ ያልሆነ ደንበኛ ዝም አይልም ልምዱን ለሰዎች ያጋራል። ይህ ደሞ መጥፎ ከሆነ ድርጅቱን ሊጎዳው ይችላል ማለት ነው። ስለዚህ የደንበኛ እርካታ የማስታወቂያ ወጪም ጭምር ሊቀንስልን ይችላል። የንግድ ስማችንንም ብራንዳችንን ያጠናክርልናል። የደንበኛን እርካታ ማሳወቅ ማለት ብቻውን በቂ አይደለም መልስ መቀበል እና መተግበር ደንበኛ ችግር ሲቀርብ መከላከል መረዳት ይገባል። ችግር መስማት የተሻለ ውጤት እንድናመጣ ለቀጣይ እንድናስተካክል በቅንነት የምንቀበለው ነው። ስለዚህ ቅሬታ የመቀበል ዝግጁነታችንን ማሻሻል አለብን ማለት ነው። በተጨማሪም የደንበኛን እርካታ ለሁሉም ሰራተኛ ሀላፊነት ነው። ከመሪው ጀምሮ እስከ ቀጣዩ ሰራተኛ ድረስ ሁሉም ደንበኛ ላይ ተጽኖ አላቸው። አንዳንድ ሰላምታ ትክክለኛ መልስ አለመስጠት ፈጣን እርዳታ አለማድረግ አነኝህ የደንበኛን እርካታ የሚቀንሱ ነገሮች ስለሆኑ አስተካክለን ስራችን ማቀላጠፍ።

እሺ አመሰግናለሁ አዲስ ቴክኖሎጂ መማር ትወዳለህ የሚል ነው ለዚህ የሚሆነው መልስ እንግዲህ መጀመሪያ ቴክኖሎጂ በህይወታችን ያለውን ሚና መመርመር ያስፈልጋል። ዛሬ ቴክኖሎጂ ከመገናኘት ጀምሮ እስከ መማር መስራት ላይ መጓዝ ንግዶችን መፈጸም ድረስ በህይወታችን ላይ ብዙ ግንኙነት ሆኗል የግንኙነት የህይወታችን አንዱ አካል ሆኗል ማለት ነው። ስልኮችን ኮምፒውተሮችን መተግበሪያዎችን እና የመረጃ መድረኮች እድሎችን ያሰፋልናል። ነገር ግን እነዚህን መጠቀም ብቻ አያበቃም መረዳትና መማር ያስፈልጋል ማለት ነው። አጠቃላይ ስለ ቴክኖሎጂ ስለዚህ የአዲስ ቴክኖሎጂ መማር የአእምሮ ከፍታን ያሳያል። የሰው ልጅ አዲስ ነገር ሲማር አእምሮ ያድጋል። ይሻሻል እራሱንም የተሻለ ደረጃ ለማግኘት ይጠቅመዋል ማለት ነው። ስለዚህ ብዙ ጊዜ እኔ አልቻልኩም ብለው ከቴክኖሎጂ የሚርቁ ሰዎች ብዙ ዕድልን በእራሳቸው ያርቃሉ ማለት ነው። በጊዜው መማር ጠቅሜታ አለው። ቴክኖሎጂ ደግሞ እድሜ ጾታ አይለይም ሁሉም ሰው ሊጠቀመው ወይም የሚገባ ነገር ነው። ከስራ አለም አንፃር ስንመለከት አዲስ ቴክኖሎጂ መማር የተወዳዳሪነት መሰረት ሆኗል። አሁን ላይ ያለው ጊዜ ዛሬ ብዙ ስራዎች ወደ ዲጂታል ተቀይረዋል ስለዚህ አዲስ ክህሎቶችም ያስፈልጋሉ ማለት ነው። አንድ ሰው አዲስ መሳሪያ ሲጠቀም ካልቻለ በስራ ገበታው ላይ ወይም ደግሞ በውድድር መዝለቅ አይችልም ማለት ነው። ሊቀየር ይችላል ወይም ሊተካ ይችላል ያ ደግሞ ብዙ ጉዳቶችን ከሰውየው ጋር ሊያስከትልበት ይችላል ማለት ነው። ስለዚህ አዳዲስ ክህሎቶች ያስፈልጋሉ አንዱ የቴክኖሎጂ መማር ማለት ነው። አንድ ሰው አዲስ መሳርያ ለመጠቀም ካልቻለ በስራ ገበያው ላይ ይወድቃል። ከዚ በተቃራኒ አዲስ ቴክኖሎጂ የሚማር ሰው ደሞ የዛን ሰው እድል ይጠቀማል ሌሎችንም ያሰፋል ለሌሎችም ጠቃሚ ሆኖ ይገኛል ማለት ነው። አዲስ ቴክኖሎጂ መማር ችግሮች የሉትም ማለት አይደለም ችግሮች ሊኖሩት ይችላሉ አንዳንድ ጊዜ አስቸጋሪ ሊመስለን ይችላል በተለይ አዲስ ነገር ስንማር ሁል ጊዜ ግራ ያገባል ጊዜም ይወስዳል ስህተቶችንም እንፈጥራለን። ነገር ግን ከስህተታችን መማር ከቻልን ከዚህ አለም መራቀቅና አዲስ በፍጥነት ከሚሄደው ተለዋዋጭ አለም ጋር ሁል ጊዜ እኩል ለእኩል ለመሄድ ያስችለናል ማለት ነው። ስለዚህ በተለይ ለተማሪዎች ቴክኖሎጂ የትምህርት መስክን ከፍ ያደርጋል ስለዚህ ተማሪዎች ከትምህርታቸው ጋር ቴክኖሎጂን አንድ ላይ በመጠቀም ጎን ለጎን ማስኬዳቸው ለወደፊት ህይወታቸው ጠቃሚ እና በስራ ገበታቸው ላይ ለሚደርሰው ማንኛውም አይነት የስራ ችግር ለመጋፈጥ ቴክኖሎጂን በመጠቀም መውጣት ይችላሉ ማለት ነው። ሌላው ከማህበራዊ ሁኔታ አንፃር ስንመለከተው ቴክኖሎጂ ሰዎችን ያቀራርባል ከሩቅ ያሉ ቤተሰቦች ይገናኛሉ። በፍጥነት መረጃ ይሰራጫል ይህም የመረጃ እጦት እንዳይኖር ስው ሁሉም መረጃ እንዲኖረው ግዜያዊ እና ወቅታዊውን እንዲያገኚ ይረዳል ማለት ነው። እውቀትም በዛው ልክ ይስፋፋል ማለት ነው። አዲስ ቴክኖሎጂ መማር እንግዲህ ከዚህ አለም መራቅ ሳይሆን ክፍለ ዘመኑን መሆን ወይም ደግሞ የሚያስፈልገውን አሁን ላይ የሚጠይቀውን ነገር ማሟላት ማለት ነው። ስለዚህ ከሌላ አንግልም ለምሳሌ በመንፈሳዊ እና በስነ ልቦናዊ ራሱ ደረጃ ብናየው አዲስ ቴክኖሎጂ መማር የሰውን ልጅ ተስፋ ይሰጠዋል ከጊዜው ጋር አንድ ላይ እየተራመደ እንደሆነ እንዲሰሙ ያደርጋል። እኔ እችላለሁ የሚል የውስጥነትን ሊፈጥርለት ይችላል። ስለዚህ በተለያዩ የህይወት መስኮችም ውጤታማ ያደርገዋል ማለት ነው። ስለዚህ በስተመጨረሻ እንግዲህ አዲስ ቴክኖሎጂ መማር የውዴታ ግዴታ የሚባል አይነት ነው። ስለዚህ መርጠነው ፈልገነው መማር ያለብን ነገር ስለሆነ ቁልፍ እድልንም ይዞ ስለሚመጣ

እሺ አመሰግናለሁ ይሄኛው ጥያቄ ምንድነው የሚለው ልዩ ችሎታህ? ምንድነው የሚል ነው እንግዲህ ልዩ ችሎታ ብለን በምናነሳበት ሰዓት ብዙ ነገሮች ወደ ሀሳባችን ይመጣሉ። ይህም ለምሳሌ ራሳችንን እንድናውቅ እንድንገመግም። የህይወታችንን አቅጣጫ እንድንወስን ያግዘናል ይህንን ጥያቄ በምንመልስበት ሰዓት። ብዙ ሰዎች ልዩ ችሎታ ሲባል ከፍተኛ ነገር ወይም ትልቅ ነገር ይመስላቸዋል ነገር ግን ልዩ ችሎታ በቀላል ነገሮችም ውስጥ ሊገኝ ይችላል። ለምሳሌ መጀመሪያ ይዩ ችሎታ ምን እንደሆነ መግለጽ ያስፈልጋል። ልዩ ችሎታ ማለት በተፈጥሮ ወይም በልምድ የሚያደርገው ነገር ከሌሎች በተሻለ ሁኔታ መፈጸም መቻል ማለት ነው። አንድ ሰው ልዩ ችሎታ አለው የሚባለው። ሌሎች ከሚያደርጉት እሱ ሲፈጽመው በተሻለ መልኩ ወይም ደግሞ ቀሎት የሚፈጽመው ነገር ከሆነ። ይሄ ሰው በዚህ ጉዳይ ላይ ልዩ ችሎታ አለው ብለን ልንወስድ እንችላለን። አንዳንዶች ለምሳሌ በመናገር ሊበልጡ ይችላሉ የንግግር ችሎታ አላቸው ይባላል። ሌሎች በመስማት ሌሎች ደግሞ በመጻፍ አንዳንዶች በመፍጠር ሊታወቁ ይችላሉ። ሁሉም ሰው የራሱ የሆነ ልዩ ችሎታ አለው ማለት ነው። ጉዳዩ ግን እሱን መለየት እና መጠቀም ላይ ነው እንግዲህ ራሳችንን ማስኬድ ያለብን ወይም ራሳችንን መስራት ያለብን። እኔ አሁን ስለራሴ ብናገር ለምሳሌ ልዩ ችሎታዬ ነገሮችን በጥልቀት የመመርመር እና በቀላል መንገድ ለሌሎች ማብራራት መቻል ነው። ውስብስብ የሆኑ ሀሳቦችን መረዳት እወዳለሁ ብዬ አስባለሁ በዚህም በማንኛውም ሰው ሊገባ በሚችል መልኩ ማቅረብን ምርጫዬ አደርጋለሁ። ይህም እንደ ልዩ ችሎታ የማየው ነው። ይህ ችሎታ እንግዲህ በትምህርት በውይይት እና በቡድን ስራ ውስጥ ሊዳብር የሚችልና በእነኚህ ሁኔታዎች ውስጥም ስንሆን ሊጠቅመን የሚችል ጉዳይ ነው ብዬ አስባለሁ። ልዩ ችሎታ አንድ ቀን የሚገኝ ነገር አይደለም። በጊዜ በልምድና ራስን በተከታታይ በሙከራ ውስጥ በማሳለፍ ብዙ ጊዜ ራሳቸውን ዝቅ አድርገው ይመለከታሉ ነገር ግን። ከዛ ልምድ ነው የምናገኘው ይሄንን ልዩ ችሎታ ማለት ነው ስለዚህ። ይሄንን እኔ አልችልም ወይም ደግሞ እኔ ልዩ ችሎታ የለኝም የሚለውን እምነት ትክክል አይደለም ማለት ነው። እያንዳንዱ ሰው በሌሎች ላይ የሚጨምረው አንድ ቁም ነገር አለው ተብሎ ይታመናል ስለዚህ ያንን መፈለግና መገንዘብ ያስፈልጋል ማለት ነው። ልዩ ችሎታ መኖሩ ብቻ ደግሞ አይበቃም መጠቀምም ያስፈልጋል። ማወቁ ብቻ ጥቅም የለውም ያንን መተግበር ወደ ውጤት ማስፈር ወደ መሬት አውርዶ መጠቀም። ግድ ያስፈልጋል የሚል ሀሳብ አለኝ አንድ ሰው ችሎታውን ካልተጠቀመበት። እንደሌለው ይቆጠራል ችሎታ እንደ ዘር ነው ካልተከታተልነው ካልኮተኮትነው በደንብ ካላሳደግነው ፍሬ አያፈራም ማለት ነው። ስለዚህ ችሎታውን በትዕግስትና በትጋት ማሳደግ የእያንዳንዱ ሰው ግዴታ ነው ሊባል ይችላል ማለት ነው። እንግዲህ በማህበራዊ ደረጃ ልዩ ችሎታ ማህበረሰብን ያገለግላል። አንዱ የሚያስተምር ከሆነ ሌላው የሚያነቃቃ ከሆነ እንደገና ሌላው ደግሞ የሚያደራጅ ከሆነ የተለያዩ ችሎታዎች ተደማምረው ሲሰበሰቡ በማህበረሰብ ደረጃ ጥሩ ውጤት ያመጣል ወይም ማህበረሰቡን ይበለጽጋል ይጠናከራል። ስለዚህ ልዩ ችሎታችንን ለራሳችን ብቻ ሳይሆን ለሌሎችም አብረው ላሉ ሰዎችም አስፈላጊ እና ጠቃሚ ነገር ነው ማለት ነው። ከልዩ ችሎታ ጋር የሚመጣ ሀላፊነትም አለ ተያይዞ አንድ ሰው ያለውን ችሎታ በመልካም መንገድ መጠቀም አለበት። ምክንያቱም ችሎታው ሰውን ሊያከብር ይችላል ወይም ደግሞ ሊጎዳም ሊያጠፋውም ይችላል ሌላም ሰው እሱንም ሊጎዳው ይችላል ስለዚህ። ልዩ ችሎታ ከስነምግባር ጋር እና ከሀላፊነት ጋር መተግበር አለበት ማለት ነው። ስለዚህ በመጨረሻም የምለው ልዩ ችሎታ ምንድነው ለሚለው ጥያቄ እንግዲህ መልሱ ልዩ ችሎታዬ መማር መውደድ መረዳት ሰውን ማስረዳት ነው ብዬ ልመልስ እችላለሁ። ይሄንን ችሎታዎቼንም ለሌሎች ሰዎች ማጋራት እና ሌሎች ሰዎችም እንዲያዳብሩት እገፋፋለሁ። እና ሁላችንም ችሎታ አለን በሁሉም ነገር ላይ መቻል ላይጠበቅብን ይችላል ግን ያ አንድ ጥሩ የሆንንበትን ነገር ፈልገን ማግኘት። ራሳችንን እንድናውቅና እንድንበረታ እንዲሁም ለሌሎች እንድንጠቅም ያደርገናል። ስለዚህ ልዩ ችሎታችንን መፈለግ አለብን

የምትወደው ፊልም ምንድነው? የሚል ነው በዚህ ርዕስ ዙሪያ እንግዲህ አንዳንድ አንድ ሁለት ነጥቦችን ለማንሳት ያክል ፊልም ማለት እንግዲህ ለመዝናናት የምንጠቀምበት መዝናኛ ነው። ትምህርትም ሊሆን ይችላል መልእክትም አለው መልእክቱን መውሰድ የምንችል ከሆነ ህይወትን በሌላ አይነት መመልከት እንድንችል አንድ ፊልም ሰውን ሊያስቅ ሊያስተምር ሊያስገርም ይችላል ስለዚህ የህይወትን የሚቀይር ሀሳብ ሁላ ያለው ስለሆነ እንደ ቀላሉ የሚታይ ነገር አይደለም ማለት ነው። ከብዙ ሰዎች ወይም ከብዙ ፊልሞች መካከል የምወደው ዘ ፕሪሲዩት ኦፍ ሃፒነስ የሚለው የዊል ስሚዝ ፊልም በጣም ይመቸኛል። ይሄ ፊልም እንግዲህ የሰው ልጅ ትጋትን ትግስትን ተስፋ ማድረግን ምን ያህል ሀይል እንዳላቸው በግልጽ ያሳየናል ማለት ነው። ታሪኩ አባት ልጁን በከባድ የህይወት ሁኔታ ውስጥ ሲያሳድግ ፊልሙ እንዴት እየተከተለ እንደሚነግር ስናየው በጣም ፊልሙ ለማንኛውም ሰው ተስፋ የሚሰጥና አይሆንምን መስበር የሚችል ትልቅ መልእክት የያዘ ነው። ለማለት እንችላለን። በዚህ ፊልም ውስጥ እንግዲህ የሚገኘው ዋና መልእክት ህይወት ምንም ያህል ከባድ ቢሆንም ተስፋ ሳንቆርጥ ሌላ መንገድ እንዳለ ባለታሪኩ ከስራ ስራ እየተዘዋወረ ቤት ሲያጣ እንደገና ሌላ መጠለያ ውስጥ ገብቶ ብዙ ችግሮችን ሲያሳልፍ ነገር ግን ህልሙን በዛ ችግሮች ውስጥም ሆኖ ሳይተው ለህልሙ መሳካት ጠንክሮ ሲሰራ የምናይበት ነው። ለልጁ የሚያሳየው ፍቅር እና ሀላፊነት እጅግ በጣም የሚያስቀናናም ሊወሰድ የሚገባው ትምህርት ነው። ይህ ፊልም እንግዲህ የቤተሰብ ፍቅር ምን ያህል ሀይል እንዳለው ያሳየናል ማለት ነው። ይሄን ፊልም ሌላው የምወድበት ሌላኛው ምክንያት እንግዲህ በእውነተኛ ታሪክ ላይ መመስረቱ ነው። ምክንያቱም እውነተኛ ታሪክ ሲሆን ይህ ነገር ሊሆን እንደሚችል ያስረዳናል። ወይም ደግሞ ሆኗል በእውነተኛው አለም ላይ ስለዚህ ይሄ በጣም ከፍተኛ አንዱ ፊልሙን እንድንወደው የሚያደርገው ነገር ነው። ለማለት እችላለሁ። ሌላው ፊልሙ በአእምሮ ልብ የሚነካ ነው። በጣም አካሄዱ ፊልሙ የተቀረጸበት ሁኔታ ስናየው ውስጥ የሚቀር እንዲሆንና ሙዚቃው ትዕይንቶቹ የተዋያኖቹ ብቃትም በጣም ታሪኩን የተዋጣለት እንዲሆን አድርጎታል። ሰው ፊልሙን ሲመለከት እንግዲህ እራሱንና እስከ ዛሬ ያሳለፈውን ታሪክ ከራሱ ጋር እያገናኘ ፊልም ውስጥ የሚታዩትን ነገሮች ከራሱ ከህይወት ተሞክሮ ጋር እያገናኘ ስለሆነ የሚሰማው የሚያየው ብዙ ሀዘንንም ሊሰማን ይችላል። ተስፋም እናደርጋለን አንዳንዴም እንደሰታለን ሊከፋንም ይችላል ስለዚህ ብዙ የስሜት መለዋወጦችን እንድናስተናግድ የሚገፋፋ ፊልም ነው ማለት ነው። እንግዲህ በትልቅ ስክሪን በተለይ ደግሞ በሲኒማ ቤት ሲታይ በጣም ትልቅ ኤክስፒሪያንስ ወይም ደግሞ ልምድን እናገኝበታለን ማለት ነው። ሌላው እንግዲህ ፊልሞች ባህልን ያሳያሉ ችግሮችን ያነሳሉ ከችግሮች ማንሳትም በተረፈ ምልከታን የመፍትሄ ምልከታን ችግሮችን ከማንሳት በጎን ለጎን መፍትሄም ሊሰጡ ይችላሉ። አንዳንድ ፊልሞች ሰውን ለመልካም ተግባር ያነሳሳሉ አንዳንዶች ደግሞ እንደ ማስጠንቀቂያም ሊሰጡ ይችላሉ። ስለዚህ የምንመለከተውን ፊልም በርግጥ መምረጥ እንዳለብን ያሳያል። እዚህ ጋር። የምወደው ፊልም ለኔ ብቻ የመዝናናት መንገድ ሳይሆን የህይወት ትምህርትን አገኝበታለሁ ብዬ ስለሆነ የማየው ፊልሞችን በአግባቡ መምረጥ እና አስተማሪ የሆኑትን ለህይወታችን ጠቃሚ የሆኑትን ነገሮች ብንመለከት ጥሩ ነው ባይ ነኝ። ከዚህ ውጪ የሚያስጨንቁ አስፈሪ ሆረር ፊልሞች አሉ። እነሱን እኔ ብዙ አልመክርም ምክንያቱም ብዙ ጥቅም ያላቸው መስሎ ስለማይታየኝ ማለት ነው። ስለዚህ ለኔ የምወደው ፊልም እንግዲህ ከላይ የጠቀስኩት ፊልም ነው። ሌሎችም እንዲያዩት በጣም የማበረታታው ፊልም ነው ተስፋም ስለሚሰጥ ጥሩ ነው። ብዬ

እሺ ቅሬታዎችን እንዴት? ታስተናግዳለህ የሚል ሀሳብ አለ በዚህ ሀሳብ ዙሪያ ምላሽ ለመስጠት ያክል ግን ቅሬታ መኖሩ የሰው ልጅ ተፈጥሮአዊ ነው። ነገር ግን ቅሬታን እንዴት እንደምን እንደምናስተናግድ እና እንደ ግለሰብ እና እንደ ባለሙያ ማንነታችንን ሊገልጽ ይችላል የሚል ሀሳብ አለኝ። ቅሬታ ማለት እንግዲህ ሁል ጊዜ ክፉ ነገር ወይም ደግሞ አሉታዊ ነገር ላይሆን ይችላል። ብዙ ሰዎች ቅሬታን እንደ ጥቅም ወይም እንደ ከክስ ጋር ሊያያይዙት ይችላሉ። ነገር ግን በእውነቱ ቅሬታ። ድንገት የሚመጣና መልእክት ያለው ሊሆን ይችላል ወይም ደግሞ ለቀጣይ ስራችን አስተካካይ ሆኖ በአዎንታዊ መንገድ ልንወስደው የምንችለው ነገር ሊሆን ይችላል። አንድ ሰው ቅሬታ ሲያቀርብ ችግሩን ለመፍታት ፍላጎት አለው ማለት ነው። ስለዚህ ዝም ብሎ ሲሄድ ከሁኔታው ተስፋ ቆርጦ መሄዱን ያሳየናል። ስለዚህ ቅሬታ አንድ ሰው ሲያቀርብልን ለመፍታት ዝግጁ መሆን አለብን ማለት ነው። ቅሬታን ስንቀበል በመጀመሪያ የምናደርገው ነገር እንግዲህ መስማት ወይም ደግሞ ባለቅሬታውን በትኩረት ማዳመጥ ያስፈልጋል ማለት ነው። ትክክለኛ የማዳመጥ ማለት እንግዲህ ሰውየው እስኪጨርስ ድረስ መፍቀድ በመካከልም አለማቋረጥ ትኩረታችንን ሙሉ ለሙሉ ለሱ መስጠት ማለት ነው። ብዙ ጊዜ ሰዎች መፍትሄ ከመፈለግ በፊት ወይም ደግሞ ወደ መፍትሄው ይሮጣሉ ነገር ግን መስማትን ወይም ማዳመጥን ቅድሚያ ቢያደርጉ ለችግሩ ወይም ለቅሬታው መፍትሄ ለመስጠት ጠቃሚ ይሆናል ብዬ አስባለሁ። በሁለተኛ ደረጃ ስሜትን መቆጣጠር ቅሬታ ሲቀርብ መከራከር መቆጣት ወይም ደግሞ አላግባብ የሆኑ ምላሾችን መስጠት ሊቀልድ ይችላል። ነገር ግን ስሜታዊ በሆነ በመመራት የተሰጠ ምላሽ አግባብነት የሌለውና ችግሩን ሊያባብስ ይችላል ስለዚህ ቅሬታን በጸጥታ በትዕግስትና በአክብሮት መቀበል አስፈላጊ ነው ማለት ነው። ይህ እንግዲህ ሌላውን ሰው እየተከበርኩ ነው ወይም እያዳመጠኝ ነው በሚል ተስፋ እንዲሰጠውና ዘና ብሎ ችግሩን እንዲናገር ያደርገዋል። ይህም ለችግሩ መፈታት ወይም ቅሬታው ወደተሻለ ምላሽ እንዲያገኝ ጥሩ አቅጣጫ ሊያደርስልን ይችላል ማለት ነው። እንግዲህ ከዚህ በኋላ ችግሩን በግልጽ ሁኔታ ለመረዳት ከሞከርን በኋላ ክሬታው ትክክል ነው ወይስ አይደለም የሚለውንም እንመረምራለን። ከዛ ምንድነው ይሄንን ቅሬታ ያስከተለው የሚለውንም ጥያቄ መጠየቅ ይኖርብናል። ማለት ነው። ከዛ ውጪ ደግሞ እኔ የማስተካክለው ክፍል ምንድነው? ብለን ራሳችንን እንጠይቃለን። እነዚህን ጥያቄዎች አሁን እኔ ራሴን ከጠየኩ በኋላ አንዳንድ ጊዜ ቅሬታው ሙሉ በሙሉ ትክክል ሊሆን ይችላል። አንዳንድ ጊዜ ደግሞ መግባባት ችግር የተፈጠረ ሊሆን ይችላል። ስለዚህ እነኚህን ነገሮች አጥርተን ማወቅ ይኖርብናል። ቅሬታ ትክክል ከሆነ ስህተትን መቀበል ነው አሁን እኔ ስህተቴን እቀበላለሁ። ግን ይሄ ነገር ቀላል አይደለም ሲባል ሊቀል ይችላል። ግን ስህተትን አምኖ መቀበል ከባድ እና የትልቅ ስብእናን የሚፈልግ ነገር ነው። ስለዚህ ተሳስቻለሁ ማለት ክብርን እንደማያሳጣ አውቆ ነገር ግን ለስራው መሳለጥ እና ለወደፊቱ ለማንነታችን ጥሩ መለኪያ ስለሚሆን ሰዎች ከስህተታቸው ሲማሩ ያስከብራሉ እንጂ አይዋረዱም ማለት ነው። ይሄንን በማመን እና በመቀበል በዚህ መንገድ መሄድ ያስፈልገናል። ከዛ በኋላ እንግዲህ አሁን እኔ ወደ መፍትሄ ማፈላለግ ላይ ነው የምሄደው። ቅሬታ ብቻ መቀበል ዋጋ የለውም። መፍትሄ መኖር ያስፈልጋል ምን ማድረግ እችላለሁ ወዲያውኑ የሚፈታ ነው ወይስ አይደለም? ውሳኔው የኔ ብቻ ነው ወይስ የሌሎችም ሰዎች ይፈልጋል? ከሌሎች ጋር መመካከር ካለብኝ እመካከራለሁ። በግልጽ መልኩ መፍትሄ በመብራራት ቅሬታ ያቀረበውን ሰው ለፊት ምላሽ ለመስጠት ጥረት ማድረግ ማለት ነው። ስለዚህ ስራ አካባቢ ቅሬታዎችን በድንገት ከተፈጠሩ ለማየት እሞክራለሁ። ቅሬታ ካልነበረ ደግሞ ድክመቶችን ላናውቅ ስለምንችል ራሳችንን በተነሳሽነት ምን አይነት ቅሬታ አለ ብለን መጠየቅ ሌላኛው አስፈላጊ ነገር ነው። ስለዚህ በመጨረሻም ያው እንግዲህ ቅሬታ እንዴት ታስተናግዳለህ? ለሚለው ጥያቄ መልሴ የሚሆነው ቅሬታን በትግስት እሰማና በአክብሮት ተቀብዬ።

እሺ የመንገድ ስም ታውቃለህ ለሚለው ጥያቄ ወይም ሀሳብ የኔን ምልከታ አጋራለሁ። ይህ ጥያቄ መንገድ ብቻ ሳይሆን አቅጣጫ እውቀት ራስን መረዳትና ሀላፊነትን ይመለከታል። ሰው የሚኖርበትን መንገድ ስም ማወቅ ማለት በማህበረሰብ ውስጥ ራሱን መለየት እና ከሌሎች ጋር መገናኘት መቻል ማለት ነው። በመጀመሪያ የመንገድ ስም ምን ማለት እንደሆነ እንመልከት። እንግዲህ የመንገድ ስም የቦታ መለያ ነው። አንድ ሰው የመኖሪያውን አድራሻ ሲገልጽ መንገድ ስሙ አስፈላጊ ይሆናል ማለት ነው። ስለዚህ የመንገዴን ስም ማወቅ ማለት የራሴን ቦታ በግልጥ መልኩ መለየት ማለት ነው። ይህ በእድሜ ዘመናዊ ህይወት ውስጥ እንግዲህ አስፈላጊ ነገር ነው ለፖስታ አገልግሎት ለጉዞና ለአስቸኳይ ጊዜ እርዳታ እጅግ አስፈላጊና የሚረዳ ነገር ነው ማለት ነው። ነገር ግን ይህን የጥያቄ በቀላሉ ብቻ መመልከት አይበቃም። የመንገድም ስም ታውቃለህ ማለት በተለይ በህይወት መንገዳችን ላይ ራሳችንን እንዴት እንደምንመራ ራሱ ሊጠይቅ ይችላል ወይም ደግሞ በዚህ መልኩ መመልከቱ አስፈላጊ ነው ማለት ነው። ስለዚህ ሰው በህይወት መንገዱ ላይ አቅጣጫ ከሌለው እንደ መንገድ ስም የሌለው ቦታ ይመሰላል። ይሄ ማለት ምንድነው? ማን እንደሆነ ወዴት እንደሚሄድና ምን እንደሚፈልግ ማወቅ የመንገዱን ስም መረዳት እንደማለት ነው። አንድ ሰው የመንገዱን ስም ሲያውቅ የራሱን ያምናል ምክንያቱም የተወሰነ አቅጣጫ አለው። በትምህርት በስራ በማህበራዊ ህይወት ውስጥ እኔ ይህንን መንገድ መርጫለሁ ማለት የመንገድ ስምን እንደመግለጥ ጋር ይመሳሰላል ማለት ነው። ያለ መንገድ ስም ግን ሰው በቀላሉ ይታለላል ወይም በቀላሉ ይሸወዳል በቀላሉም ይካዳል። በተግባር የመንገዴን ስም ማወቅ ሀላፊነትም ይጠይቃል። ሰው እዚህ እኖራለሁ ሲል በዚህ አካባቢ ላይ ያለውን ሀላፊነት አብሮ ይቀበላል ማለት ነው። ማህበረሰቡን ማክበር ህግን መከተል አካባቢውን መጠበቅ ይጀምራል ማለት ነው። ስለዚህ የመንገድ ስም ማወቅ ማለት በማህበረሰብ ውስጥ የተገለጸ ማንነት መኖር ማለት ነው። እንዲሁም የመንገድ ስም ማወቅ ከሌሎች ጋር መግባባትን ያበረታታል። አንድ ሰው አድራሻውን በግልጽ ሲናገር ሌሎች ሰዎች በቀላሉ ያገኙታል። በዚህ መልኩ የመንገድ ስም ትቅም አለው ማለት ነው። ስለዚህ ይህንንም በህይወት መንገድ ላይ አቅጣጫ ያለው ሰው ሌሎችን መምራት ይችላል ብለን ልንወስደው እንችላለን ማለት ነው። እንግዲህ መንገድ ማወቅ ስንል የቦታውን ብቻ ሳይሆን የህይወት መንገድንም አብሬ አያይዤ ለመግለጽ ነው። እዚህ ጋር የወደድኩት የህይወት መንገድ እንግዲህ ቅድም እንደገለጽኩት ስለ ህይወት አቅጣጫ ምን እንሰራለን ምን እንማራለን ወደፊት የምናደርገው እቅዳችን ምንድነው የሚለውን ያመላክታል። ጠለቅ ብለን ለማየት ከሞከርን ማለት ነው። ስለዚህ ይሄ ቀላል ጥያቄ አድርገን ከወሰድነው የቤትና የቦታ ምልክት አድርገን ወስደን በቀላሉ እዚህ ነው ቤቴ እዛ ጋር ሄደን ብለን አቅጣጫ ጠቁመን ማብቃት እንችላለን። ነገር ግን ጠለቅ ወዳለና እሳቤን በሚጠይቅ መልኩ ማሰላሰል የሚችል ሰው ሊጠይቀው የሚገባው ጥያቄ ግን የህይወት መንገድህን ታውቃለህ ወይ? በሚለው ቢስተካከል። እንደገለጽኩት በተለያዩ የህይወት አቅጣጫዎች ላይ መንገዴን አውቃለሁ ለሚል ሰው የሚጠየቀው ጥያቄ ይሆናል ማለት ነው። ስለዚህ መንገዳችንን ማወቅ ትልቅ ጥቅም እና መዳረሻችንን ግልጽ በሆነ መልኩ ማወቅ ጥሩ ነው ለሚለው መልስ ይሆናል ማለት ነው። ስለዚህ የኔ መልስ መንገዴን አዎ አውቃለሁ እውነተኛ የመንገድ ስም ግን በመንገድ ላይ የተጻፈ ምልክት ብቻ ሳይሆን የህይወት አቅጣጫ የራስ ውበት እና የተወሰነ ግብ ያለው ማለት ነው። ስለዚህ ሰው መንገዱን ሲያውቅ መድረሻውንም ያውቃል። በማለት ንግግሬን እዚሁ ለማጠቃለል እሞክራለሁ። እንግዲህ ሌሎች ሰዎችም ይህንን ጥያቄ ሲያነሱ ከህይወታቸው ጋራ በማዛመድ እና በማሰላሰል እቅዶችን በማውጣት አርቆ በማሰብ። የረጅም ጊዜ እቅድና

እሺ ዛሬ የአየር ሁኔታው እንዴት ነው? የሚለውን ጥያቄ ስንመልስ የአየር ሁኔታ ያው እንደሚታወቀው ብዙ አይነት ነው ያለው። ይህንንም ስንል እንግዲህ። የቀኖችን የቀናትን ስሜታችን እና እንቅስቃሴዎችን የሚነካ ነገር ስለሆነ በቀላሉ ልናየው የሚችል ጥያቄ አይደለም ማለት ነው። ስለ እነዚህ የዛሬ የአየሩ ሁኔታ ሲታይ መጀመሪያ የሚሰማን ነገር የቀኑ ብርሃን የአየሩ ሁኔታ። ንጹህ ሰማይ መካከለኛ ሙቀት እና የተረጋጋ ንፋስ ካለ። ይሄ ለተለያዩ ሰዎች ያስደስታል ወይም ደግሞ አብዛኛውን ሰው ጤናማ ነው ብሎ የሚያስበው የአየር ሁኔታ ይሆናል ማለት ነው። ስለዚህ ስራን በንቃትና በጥራት ለመስራት የአየር ሁኔታ አንዱ ግብአት ስለሆነ እሱን በሚገባ ማወቅ ያስፈልጋል ማለት ነው። ስለዚህ እንደዚህም ከዚህ ጋር ተያይዞ ፀሀይ በጊዜው ሲወጣና። ከቀዝቃዛ እና ከ አየር ይልቅ ሰውነታችን የትኛው ይሻለዋል የሚለውንም እንደየሰው ቢለያይም የየራሳችንን ማወቁ ስለ አየር ሁኔታ ያለን ግንዛቤ ከፍ እንዲልና ከአየር ሁኔታው ጋር ራሳችንን አስማምተን ለመሄድ እድል ይሰጠናል ማለት ነው። ስለዚህ አይነት የአየር ሁኔታ አገላለጽና ማወቅ ቀኑን በተስፋ እንድንጀምር ያግዘናል ማለት ነው። ስለዚህ ነገር ግን አሁን የአየር ሁኔታ ሁል ጊዜ አንዳይነት አይሆንም አንዳንድ ጊዜ ዝናብ ይዘንባል። ሰማዩም ሊጨልም ይችላል ወይም ደግሞ ንፋሱ በጣም በሀያል ሁኔታ ሊነፍስ ይችላል አውሎ ንፋስ ሊከሰት ይችላል ማለት ነው። ይህ ሁኔታ እንግዲህ ለአንዳንድ ሰዎች ተጽኖ ይኖረዋል ወይም አይወዱትም። ለአንዳንዶች ደግሞ ሊያዝናናቸው ይችላል። አንዳንዶች ደግሞ ሊያሳስባቸው ይችላል ከአደጋ ጋር ሊያገናኙት ይችላሉ ማለት ነው። ነገር ግን ዝናብ ራሱ በህይወታችን ውስጥ ትልቅ ቦታ አለው መሬትን ውሃ ያጠጣልናል። እርሻ ካለ እርሻችን የዘራነው እንዲበቅል ዋናኛ ሀላፊነቱን የሚወስደው የዝናብ መዝናብ ነው። ስለዚህ ትልቅ ህይወታችን ላይ ትልቅ አሻራ አለው ማለት ነው። ሌላው ንጹህ አየር ነው ንጹህ አየርም እንዲሁ ከውሏችንን ከማሳመር ጀምሮ የምንተነፍሰው አየር ጥሩ ከሆነ ጤንነታችንም ይጠበቃል ማለት ነው። በዛው ልክ እንግዲህ ሌላው ማየት ያለብን ነገር ዛሬ የአየር ሁኔታ ቀዝቃዛ ነው። ከሆነ ሰው በዛው ልክ ልብሱን ይቀይራል ወይም ደግሞ ለአየሩ ተስማሚ የሆነ የልብስ አይነት ቀይሮ ይዘጋጀል ማለት ነው። ሙቀት ከሆነ ደግሞ ቀለል ያለ ልብስ ስስ ልብስ ብዙ ሙቀት የማያበዛ መሆን ይኖርበታል ማለት ነው። ይህ አየር ሁኔታ እንዴት እንደምንኖር አየሩ ጋር ተስማምተን እንዴት ራሳችንን እንደምንለዋውጥ ያሳያል ማለት ነው። ስለዚህ ለምሳሌ ማለዳ ሲመጣ አየሩን መመርመር መጀመሪያ የቀናችንን እቅድ ስንወስን የአየር ሁኔታም እዚህ ውስጥ እንደ አንድ ውሳኔ ሊሰጠው የሚገባ ነገር መሆኑን እናስተውላለን ማለት ነው። ይሄ ያው ይሄ ነገር ብዙ እኛ ሀገር ላይ አልተለመደም ነገር ግን በውጪ ሀገራቶች በጣም የአየር ሁኔታ ይከታተላሉ። አየራቸውም የዛኑ ያክል ስለሚያስቸግርና ተለዋዋጭም ስለሆነ ሰዎች ወደ ስራና የተለያየ እቅዳቸው ከመጓዛቸው በፊት በጠዋት የቀኑን የአየር ሁኔታ ይከታተላሉ። መንግስትም እንዲሁም ሌሎች ድርጅቶችም ይህንን ዘገባ ተከታትለው ለሰዎች ለህዝባቸው ያቀርባሉ። ስለዚህ ሰዎች በአየር ሁኔታ መለወጥ እና መበከል ምክንያት ሊደርስባቸው ከሚችሉ ጉዳቶች ራሳቸውን ለመጠበቅ ልብስ ይዘው ያዘጋጃሉ። ሙቅ ነገር እሚያስፈልጋቸውም ከሆነ ይይዛሉ። አዋዋላቸው ከአየር ንብረቱ ጋር ይሄዳል አይሄድም የሚለውንም ነገር ተገንዝበው ወይ ከሚሄዱበት ሊቀሩ ይችላሉ ወይ ደግሞ ከሄዱም አስፈላጊውን ዝግጅት አድርገው ይሄዳሉ ማለት ነው። ስለዚህ በባህላችንም በእኛም ሀገር የአየር ሁኔታ ትልቅ ቦታ እንዳለው እንገነዘባለን። በተለይ ከዝናብና ከፀሀይ ጋር ተያይዞ ዝናብ ሲዘንብ እንደ በረከት ልንቆጥረው እንችላለን። በጣም ፀሀይ ከፍቶ ደግሞ ድርቅ ከሆነም ደግሞ እንደ እግዜአብሄር ቁጣም ሊወሰድ እሚችልበት ሁኔታዎች በአካባቢያችን ላይ ይታያሉ ማለት ነው። ስለዚህ

የፀሀይ መውጣትን ታያለህ ወይ? የሚል ነው ጥያቄው እዚህ ርዕስ ዙሪያ ወይም ጥያቄ ዙሪያ የኔን ምልክታ እንግዲህ እ ምንድነው የሚለው እ ከዚህ ቀጥሎ አቀርባለሁ። በመጀመሪያ ደረጃ የፀሀይ መውጣት እ ቀንን ብቻ ሳይሆን የሚያመለክተው አዲስ ተስፋን አዲስ ግብ እና አዲስ ህይወት መጀመሪያ ነው ብለን ልንወስደው እንችላለን እ እኔ የፀሀይ መውጣትን እ ማየት እወዳለሁ ምክንያቱም ፀሀይ ሲወጣ አለም እንደ አዲስ ትውርድ ትመስላለች ወይም ደግሞ እንደ አዲስ ቀን ጅማሮ ህይወታችን አዲስ ምዕራፍ አድርገን ልንወስደው እንችላለን ጨለማ በ ቀስታ ሲሸሽና ብርሃን እየበዛ ሲመጣ ሰማይም ቀለሙን ይቀይራል። ቀይ፤ ብርቱካናማ፤ ወርቃማ ቀለሞችን በሰማይ ላይ ሲገላቀሉ እ ሰው ልቡ ደስ ይለዋል የ ይ ይህ ቅጽበት እንግዲህ በጣም የሚወደድ እና የፀሀይ ፈንጣቂ ወይም የፀሀይ ጮራ ሲወጣ ሲወጣ ብዙ ሰዎች በግጥም፤ መልክ በፊልም፤ መልክ እያደረጉ ውበቱን የሚገልጹት እ ነገር ነው። ስለዚህ ይህ ለኔም የሚያስገርም እና እ ደስ የሚያሰኝ ነገር ነው ማለት ነው። የፀሀይ መውጣትን ማየት እንግዲህ ሰው በራሱ እ ላይ አስተውሎትን ይጨምርለታል ወይም ደግሞ ራሱን እንዲመለከት አዲስ ቀን መጀመሩ ምን ማለት እንደሆነ አዲስ እድል ይዞለት እየመጣ እንደሆነ ሊገነዘብ ይችላል ማለት ነው። ትላንት ያላሳካናቸው ዛሬ ሊሳኩ ይችላሉ ብሎ ማሰብንም ይጨምራል ማለት ነው። ትላንት ያላ ያልያዝነው ወይም የተረሳ ነገር ካለ ዛሬ ላይ ልንተገብረው እንደምንችል እ ፍንጭ ይሰጠናል ወይም ደግሞ መተግበርም እንችላለን ፀሀይ ሲወጣ ሰው ራሱን እንደገና ያድሳል ማለት ነው የስሜት እንግዲህ ቃሉን በንቃትና በተስፋ እንጀምር እ እንደ ሀይል ሆኖ ያገለግለናል ማለት ነው በተጨማሪም እንግዲህ እ የፀሀይ መውጣት ከተፈጥሮ ጋር ያለንን ግንኙነት ያስታውሰናል ዎፎሆች ድምፃቸውን ስንሰባ አበቦች ሽታቸው አክተው ስናይ አየሩ ንጹህ ይሆናል እነኚህ ነገሮች ሁሉ ከፀሀይ መውጣት ጋር ተያይዘው ልንመለከት ልንዳሰስ ልናሸትና በሁሉም የስሜት ህዋሶቻችን እ ልንመለከተው ወይም ደግሞ ወደ ውስጥ ለምን የምናስገባቸው የስሜት አይነቶች ናቸው ስለዚህ ይሄ በራሱ እንደ አንድ ለሰው ልጅ የተሰጠው እ ጸጋ አድርገን ልንወስደው እንችላለን ማለት ነው። ስለዚህ ይህ እንግዲህ ለየሳዎን ባህሪውን ትህትናን እንዲላበስ፤ እንዲያመሰግን ፈጣሪውን እንዲያስብ እድል ይሰጠዋል ብለን እ ልንገምት ወይም ደግሞ ልናስብ እንችላለን ማለት ነው በተጨማሪም እንግዲህ በባህላችን የፀሀይ መውጣት ልዩ ትርጉም አለው። አባቶቻችን ማለዳን ያየ ሰው ቀኑን ያሸንፋል ብለው በተረት መልክ እንዲሁም በአባባል መልክ ይናገራሉ። ይህ ማለት እንግዲህ ማለዳ መነሳት ብቻ ሳይሆን ፀሀይ ሲወጣ ማየት የትግስትን የትጋትን እንዲሁም የስኬት ምልክት መሆኑን ያመለክታል ቃሉን በጥሩ መንገድ የሚጀምር ሰው እንግዲህ ቅኑን በጥሩ መንገድ ይጨርሳል እንደማለት ነው። ዛሬ እንግዲህ በዘመናችን ብዙ ሰዎች እ የፀሀይ መውጣትን በአንድም ሆነ በሌላ መልኩ ሊያዩ አይችሉም የስንል ወይም ደግሞ ምክንያቱም እስከ ሌሊት ድረስ በተለያዩ በስልክና በቴክኖሎጂ ሊጠመዱ ይችላሉ ወይም ደግሞ በስራ በትምህርት አለም በጣም ውስብስብ እየሄድን ሆነች በመጣሽ ቁጥር እነኚህ ነገሮች ሰዎችን ከፀሀይ መውጣትን እ በደንብ እንዲዝናኑበት ላያደርጋቸው ይችላል ወይም ደግሞ ሊረሱት እና ሊያቋራርጣቸው የሚችሉ ጉዳዮች ናቸው ማለት ነው። ነገር ግን ፀሀይ መውጣትን ማየት ከቴክኖሎጂ እና ከተለያዩ ነገሮች እረፍት እንድንወስድና አይምሮአችንን እንደማረጋጋት ይጠቅመናል ማለት ነው ስለዚህ አንድ ቀን ብቻ እንኳን ማለዳ ተነስቶ ፀሀይን ማየት ለሰው ልጅ ትልቅ የስሜት ለውጥ እና እ እ መታደሻ ቀን ሊሆነው እንደሚችል በሳይንስም ጭምር የተረጋገጠ ነገር ነው ማለት ነው። ስለዚህ በመጨረሻም እንግዲህ የፀሀይ መውጣትን ታያለህ የሚለው ጥያቄ መልሱም የሚሆነው አዎ አያለሁ። ነገር ግን አሁን ባለው ጊዜ ምክንያት ብዙ ላይሆን ይችላል ማለት ነው ይሄንን